ከስራ ሰዓት በኋላ ትሰራለህ? ከስራ ሰዓት በኋላ አንሰራም አብዛኛውን ጊዜ ከስራ ሰዓት በኋላ እረፍት ማድረግ ነው የሚያስደስተኝ። ይሄን የማደርግበት ምክንያትም ስራ ስሰራ ቀኑን ሙሉ በሙሉበት ጊዜ ስለሚደክመኝ ከስራ ሰዓት በኋላ መዝናናትና የተለያዩ እረፍት እረፍት ማድረግ ነው እንዲህ የሚያስደስተኝ። ከስራ ሰዓት በኋላም መስራት አያስደስተኝም። ምክንያቱም እዚህ ይሄን የማደርግበት ምክንያት ደግሞ። ከስራ ሰዓት ብዙ ስ ቀን ሙሉ ብዙ ሰዓት ስሰራ ቆይቼ። ከደከመኝ በኋላ ስራ መስራቴ ስራው ጥሩ እንዲሆን እንዳይሆን ስለሚያደርገው ስራው ላይ ጉዳት አለው ብዬ አስባለሁ። ምክንያቱም ደግሞን በምሰራበት ጊዜ የተለያዩ ስህተቶችን ልሰራ ስለሚችልና ስራው ሙሉ ሊበላስ ስለሚችል። ከስራ ሰዓት በኋላ አልሰራም

"በብእር ወይ ወይስ በእርሳስ ትጽፋለህ?" እኔ አብዛኛውን ጊዜ የምጽፈው በእርሳስ ነው። ምክንያቱም በእርሳ የምጽፍበት ምክንያት ደግሞ አንደኛው ምክንያቴ በእርሳስ ከጻፍኩ በኋላ አሁን የተለያዩ ስዕሎችን የተለያዩ ካልኩሌሽኖችን የተለያዩ ሂሳቦችን ከሰራሁ በኋላ በእርሳስ የሆነ ስህተት በምሰራበት ጊዜ ለማጥፋት አያስቸግረኝም። በማጥፊያ መልሼ አጥፍቼ ያንን ስህተቴን ማስተካከል እችላለሁ። በብእር ከሆነ ግን አንዴ ከጻፍኩ በኋላ ድጋሚ ለማስተካከል ስለማልችልና ማጥፊያ ስለሌለው፤ በብእር አልጽፍም አብዛኛውን ጊዜ ብእር ሳስህ ነው የምጠቀመው። ይህም ነገር ጥሩ ነው ብዬ አስባለሁ። አንደኛ የተለያዩ ወረቀቶችንም አልጨርስም። በእርሳስ የምጠቀም ከሆነ የተበላሸብኝን ነገር በማጥፊያ እያጠፋሁ ደጋግሜ መሞከር እችላለሁ። በብር ከሆነ ግን አንዴ ከተበላሸ ያንን ጥዬ ሌላ ወረቀት ነው የምጠቀመው። ስለዚህ ብዙ ወረቀት ላባክን እችላለሁ። በእርሳስ ከሆነ ግን ያንን እያጠፋው ድጋሚ መጻፍ ስለሚችል፤ አብዛኛውን ጊዜ በእርሳስ ተጠ ነው የምጠቀመው።

ስለ ልጅነትህ መኖሪያ ቤትህ ንገረኝ? እኔ ልጅነት መኖሪያ ቤቴም በጣም ነው የምወደው በጣም ደስ የሚል ነበር። መኖሪያ ቤቴ የራሴ ክፍል ነበረኝ። እንዲሁም መኖሪያ ቤታችን በጣም ሰፊ ነበር ሳሎኑን በጣም ሰፊ ስለነበር ለመጫወት በጣም ይመቸኝ ነበር። እናም ሳሎን ላይ በጣም እጫወት ነበር እየተሯሯጥኩ ጓደኞቼ ጋር እና የልጅነት መኖሪያዬ በጣም ደስ የሚል ነበር። ማለትም ከስፋቱም በተጨማሪ የራሱ የሆነ ሰፊ በስፋቱን በተጨማሪ የተለያዩ መጫወቻዎችን በቀላሉ እንድጫወት ስለሚረዳኝ እና እንደፈለኩ እንድንቀሳቀስ ስለሚያደርገኝ የልጅነት መኖሪያዬ በጣም ደስ የሚል ነበር

በምንጣፍ ላይ ትቀመጣለህ? አዎ እኔ በምንጣፍ ላይ እቀመጣለሁ አብዛኛውን ጊዜም በምንጣፍ ላይ ተቀምጦ መቀመጥ ያስደስተኛል። ይሄን ምክንያቱም አሁን ለምሳሌ ወንበር ላይ ሆኜ ወገቤ ምናምን በሚያመኝ ጊዜ እንደፈለጉ ለመዝናናት እንዲያመቸኝ ምንጣፍ ላይ ቁጭ እላለሁ። እንዲሁም ምንጣፍ ላይ መቀመጥ ደግሞ እንደፈለኩ እግሬን እንድዘረጋና እንደፈለኩ እንድንቀሳቀስ ስለሚያስችለኝ ምንጣፍ ላይ በደንብ ተቀምጬ ተቀምጬ እንደፈለኩ መንቀሳቀስ እችላለሁ ማለት ነው። ከዚህም በተጨማሪ አብዛኛውን ጊዜ ምንጣፍ ላይ ተቀምጬ ስራዎችን መስራት ያስደስተኛል። አሁን ሶፋ ላይ ምናምን ሆኜ አንዳንዴ የሆነ የተለያዩ ስራዎች በምሰራበት ጊዜ ሶፋው ማለትም ሽንኩርት መላጥ መክተፍ ምናምን የሆኑትን ነገሮች ሶፋ ላይ ተቀምጬ በምሰራበት ጊዜ ሶፋው ምናምን ስለሚቆሽሽ አብዛኛው ጊዜ ምንጣፍ ላይ ተቀምጬ ነው። እነዚህን ስራዎች ቤት ውስጥ ያሉትን ስራዎች የምሰራው።

ከፀሀይ እንዴት ትጠበቃለህ? እኔ ከፀሀይ የምጠበቀው ፀሀዩን ለመከላከል የምጠቀምበት ዘዴ አንዱ ጥላ ነው ጥላ በጣም እጠቀማለሁ አብዛኛውን ጊዜ ፀሀይ በሚሆንበት ጊዜ ጥላ ዘርግቼ ነው የምጓዘው። ቀትር ሰዓት ላይ በጣም ከፍተኛ ፀሀይ ስላለ ጥላ ይዤ ነው የተለያየ ቦታዎችንም የምሄደው የምሄድበት ቦታ ካለ የምጓዘው ጉዞ ምናምን ካለ ጥላ ይዤ ነው የምንቀሳቀሰው። ምክንያቱም ቀትር ሰዓት ላይ በጣም ሀይለኛ ሙቀት ስለሚኖርና ፀሀይ ስላለ ጥላ ካልያዝኩ በጣም ፀሀዩ ሊጎዳኝና ሊመታኝ ሲለኝ ስለሚችል ፀሀዩ በጣም ከመታኝ ደግሞ ለተለያዩ በሽታዎች አገልጠኛል። ለምሳሌ በጣም ፀሀዩ ከመታኝ ለራሴን ያመኛል በዚህም በተጨማሪ በጣም ለተለያየ በሽታ ሊያጋልጠኝ ይችላል ማለት ነው። በጣም ፀሀይ ሲበዛ ደግሞ ጉዳት ስላለው በእያንዳንዱ ቦታ ስንቀሳቀስ ቀትር ሰዓት ላይ ፀሀይ በምኖርበት ጊዜ ጥላ ይዤ ነው የተለያዩ ቦታዎችን የምሄደው የምንቀሳቀሰው።

በመንገድ ላይ ምግብ ትገዛለህ? አዎ በመንገድ ላይ እኔ ምግብ እገዛለሁ በተለያየ ምክንያት መንገድ ላይ ምግብ ልገዛ እችላለሁ። አንደኛውም ምክንያት አሁን በመንገድ እየተጓዝኩ ራብ ምናምን ከተሰማኝ መንገድ ላይ መንገድ ላይ ምግብ ገዝቼ እመገባለሁ ማለት ነው። ከዚህም በተጨማሪ መንገድ ላይ ምግብ የምገዛበት ምክንያት ደግሞ ለምሳሌ የአንዳንድ ቦታዎች ሁሉንም የምግብ አይነቶች ላናገኝ እንችላለን። እናም የምፈልገው ምግብ በዛ በዛ በሚሄድበት ቦታ ካገኘው። ያንን ምግብ ገዝቼ ወደ ቤቴ እሄዳለሁ ማለት ነው። በዚህም ምክንያት በመንገድ ላይ በተለያየ ምክንያት ምግብ ልገዛ እችላለሁ

ደብዳቤ መጻፍ ትወዳለህ? አይ እኔ ደብዳቤ መጻፍ አልወድም ደብዳቤ መጻፍ ጥሩ ነው ብዬ አላስብም አሁን ባለንበት ደረጃ ላይ በጣም ቴክኖሎጂው ፈጣንና የረቀቀ በመሆኑ ደብዳቤ መጻፍ አያስፈልገንም የምንፈልገውን መልእክት በቀላሉ ማስተላለፍ ስለምንችል ደብዳቤ መጻፍ አስፈላጊ ነው ብዬ አላስብም አሁን የተለያየ ነገር ለሰው ለማስተላለፍ ደብዳቤ ከመጻፍ ይልቅ በጣም ብዙ ቀላል መንገዶች አሉ ለምሳሌ ደውለን የምፈልገውን ነገር ለዛ ሰው መናገር እንችላለን እንዲሁም የተለያዩ ሚሴጅ ቴክስቶችን ወይንም ሚሴጆችን መላክ እንችላለን ከዚህም በተጨማሪ የተለያዩ አይነት ቴክኖሎጂ የፈጠራቸው የምፈልገውን ሀሳብ ለሰው የምንገልጽበት መንገድ ስላለ ደብዳቤ መጻፍ በጣም ኋላ ቀርነት ነው ብዬ ስለማስብ አሁን ባለንበት ጊዜ ደብዳቤ እኔ አልጽፍም የምፈልገውን ነገር በስልኬ ለሰዎች ወይ ደውዬ እናገራለሁ ወይንም ደግሞ በሚሴጅ እልክላቸዋል ማለት ነው

ማህበራዊ ሚዲያ ትጠቀማለህ? አዎ እኔ የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ በአሁኑ ጊዜ ማህበራዊ ሚዲያዎችን መጠቀም አስፈላጊ ነው ብዬ ነው የማስበው ምክንያቱም ማህበራዊ ሚዲያ አሁን ባለንበት ሁኔታ የተለያዩ መረጃዎች የምናገኘው ማህበራዊ ሚዲያ ነው። ከዚህም በተጨማሪ የተለያዩ መረጃዎችን ከማግኘትም በላይ። በሀገራችን እንዲሁም በምንኖርበት አካባቢ ምን አይነት ነገር እየተፈጠረ እንደሆነ አሁን ባለንበት አለም ራሱ ምን አይነት ነገሮች እየተፈጠሩ እንደሆነና በአካባቢያችን ምን አይነት ነገር እየተፈጠረ እንዳለ እንድናውቅ ይረዳናል። እንዲሁም ያንን አውቀን ደግሞ ምን ማድረግ እንዳለብን እና ምን አይነት ጥንቃቄ መውሰድ እንዳለብን የማውቅበት መንገድ ስለሆነ ማህበራዊ ሚዲያ በደንብ እጠቀማለሁ

ምን ያህል ጊዜ ስብሰባ ታደርጋለህ? እኔ ስብሰባ የማደርገው በሳምንት አንድ ቀን ሁሌም ስብሰባ አለን። አለቃችን ይሰበስበንና ሁሌም ማድረግ ያለብንን ነገርና እስካሁን ከሰራናቸው ስራዎች ውስጥ ያጎደልናቸውን ወይም መስራት ያለብን እና ሰርተን ደግሞ ያላሟላናቸውን ነገሮች ግምገማ አለን እና በሳምንት አንዴ ስብሰባ እናደርጋለን ማለት ነው። ይህም ስብሰባ ጥሩ ነው ብዬ ነው የማስበው። ስህተታችንን እና ችግራችንን የምንፈታበት ነው። እርስ በእርስ እንገማገማለን፣ እናም ይሄን አድርጌን የተሻለ ነገር ለማምጣት እና ግባችንን ለመምታት እንጠቀምበታለን። እናም ሁሌም በየሳምንቱ አንዳንድ ቀን እየሰራነው ስራ ይገመገምና ያላሟላነውን ነገር ለወደፊት ያንን ነገር ማስተካከል ያለብኝና ያሟላነውን ደግሞ ወይንም የሰራነውን ስራ በዛ ቀጥለን የተሻለ ውጤት ለማምጣት እርስ በእርሳችን እንገማገምና ጥሩ ውጤት ለማምጣት እንሞክራለን።

ዋይፋይ ትጠቀማለህ አዎ እኔ የአብዛኛው ጊዜ ዋይፋይ እጠቀማለሁ ዋይፋይ መጠቀም በጣም ጥሩ ነገር ነው ብዬ ነው የማስበው። ምክንያቱም በየደቂቃው ዳታ ከመግዛት ይልቅ ዋይፋይ መጠቀም መጠቀም ጥሩ ነው ብዬ ነው የማስበው። እኔ ዋይፋይ ነው አብዛኛውን ጊዜ የምጠቀመው እኔ መማር እኔ ግቢ ተማሪ ነኝ እና የግቢ ተማሪ ስለሆንኩ ግቢያችን ላይ ዋይፋይ ስላለ በቀላሉ ዋይፋይ እጠቀማለሁ ማለት ነው። ዳታ ከመግዛት ይልቅ በቀላሉ ዳታ ለመግዛት ቶሎ ቶሎ ብዙ ገንዘብ ስለሚጨርስ ዳታው ቶሎ ቶሎ እያለቀ ዋይፋይ በቀላሉ በመጠቀም ገንዘቤን መቆጠብ እችላሉ ማለት ነው። እንደዚህ በማድረግ አብዛኛውን ጊዜ ሰዎች ዳታ ከሚጠቀሙ ይልቅ ራሱ ዋይፋይ ቢጠቀሙ ብዬ አስባለሁ ምክንያቱም ቶሎ ቶሎ ዳታው ስለሚያልቅ። ዳታ ከመግዛት ይልቅ ዋይፋይ መጠቀም በጣም አዋጭ ነው።

"በአካባቢዎ ድልድይ አለ?" አሁን በእኔ አካባቢ ውስጥ ድልድይ አለ። ድልድዩ ደግሞ በቀላሉ ወንዞችን እንድንሻገር ያገለግለናል። እናም አብዛኛውን ጊዜ በክረምት ወራት ወንዞች ምናምን ስለሚሞሉ፤ ወንዙ ሞልቶ የተለያየ አደጋ እንዳያደርስና ሰዎች ለመሻገር ሲሉ ወንዙ ወንዙ ውስጥ ገብተው ውሃ እንዳይበላቸው ድልድይ አለ እናም በቀላሉ በድልድዩ መሻገር እንሻገራለን ማለት ነው። ይሄን ማድረጋ ይሄን ማድረጌ በጣም ጥሩ ነው ብዬ ነው የማስበው። በድልድይ መሻገር በድልድይ ውሃ ሙላት ምናምን መጥቶ እንዳይወስደንና በቀላሉ የተለያዩ መንገዶችን አልፈን እንድንሄድ ይረዳናል።

በየትኛው ቀን ወደ ገበያ ትሄዳለህ? እኔም የምሄደው የገበያ ቀናት ውስጥ ቅዳሜና ቅዳሜ ነው ሁሌ የሚሄደውን ቅዳሜም የሚሄድበት ምክንያት ደግሞ አንደኛው ቅዳሜ ስራ ስለማይኖረኝና የእረፍት ጊዜ ስለሆነ ቅዳሜ ለመሄድ ይመቸኛል። እኔ የምኖርበት አካባቢ ላይ ሶስት የገበያ ቀናት አሉ። ሰኞ፣ ሀሙስና ቅዳሜ ግን እኔ ሰኞና ሀሙስ መሄድ አልሄድም ምክንያቱም ሰኞና ሀሙስ ስራ ስለምገባ ለመሄድ ስለማይመቸኝ አብዛኛውን ጊዜ የምሄደው ወደ ገበያ የምሄደው ቅዳሜ ቀን ነው፤ እናም ቅዳሜ ቀን ሄጄ የፈለኩትን ነገር ተገበያይቼ እመጣለሁ፣ እናም እንዳልኳችሁ ሶስት ቀኖች ነው ያሉት የገበያ ቀናት በእነዚህ ሶስት ቀኖች ላይ ተገበያዩና ነጋዴው ይመጣና በጣም እነዚህ ሶስት ቀን ታዋቂ ስለሆኑ የገበያ ቦታው ላይ በቀላሉ እንገበያያለን ግን እኔ እንዳልኳችሁ ስራ ስለማይመቸኝ ሁሌም የምሄደው ቅዳሜ ቅዳሜ ነው።

በእጅ የሚሰራ ስራ ታደርጋለህ አዎ በእጅ የሚሰሩ ስራዎችን አደርጋለሁ በእጅ የሚሰሩ ስራዎች የተለያዩ አይነት ስራዎች አሉ በጣም ደስ የሚሉና ውበት የሚሰጡም ማለት ነው። እናም እኔ የአንገት የአንገት ጌጦች የእጅ ጌጦች እንዲሁም የእግር ላይ የሚደረጉ ጌጦች በእጅ የሚሰሩ ጌጦች ማድረግ ያስደስተኛል። በጣም ውበት ስላላቸውና አንደኛው የበሐል መገለጫ ነው። የተለያዩ ሰዎች የተለያየ ባህል አላቸው። እናም የየራሳችንን የምናደርገው በእጄ የተሰሩ ጌጦች የመጣንበትንና ባህላችንን ይገልጻል። በዚህ ምክንያት የሆነ ሰው በእጁ ላይ ባደረገው ወይም አንገቱ ላይ ባደረገው የተለያየ ጌጥ የመጣበትን አካባቢና ባህሉን መረዳት ይቻላል። እና እኔም የእጅ የተለያዩ በእጅ የሚሰሩ ጌጣጌጦችን ማድረግ ያስደስተኛል

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሹ ነገሮችን ማስተካከል እችላለሁ እናም የተበላሹ ነገሮችን ማስተካከል አለብን ወዬ ነው የማስበው። የተለያዩ ነገር የተበላሹ ነገሮችን የማስተካክልበት መንገድ አንደኛ ያ የተበላሸው ነገር ለምን እንደተበላሸና ምን እንዴት ስህተት ልሰራ እንደቻልኩና እንዴት እንዳበላሸሁት እመለከታለሁ። ከዚህም በተጨማሪ። የተበላሸው ነገር ምን አይነት ጉዳት አለው እና ምን አይነቱ? ምን አይነት ነገሮችን ሊያበላሽብኝ ይችላል ብዬ አስባለሁ። ከዛም በተጨማሪ የተበላሸውን ነገር እንዴት ማስተካከል እችላለሁ ብዬ ያንን እቅድ በማውጣት የተበላሸውን ነገር እንዴት ማስተካከል እንዳለብኝ ቀስ በቀስ የተበላሸውን ነገር አስተካክዬ ወደ ኖርማል ወደ ኖርማል እና ወደ ስተስተካከለ ነገር አመጣዋለሁ ማለት ነው

ባህላዊ ልብስ ትለብሳለህ? አወ የተለያዩ ባህላዊ ልብሶችን እለብሳለሁ ባህላዊ ልብስ መልበስ በተለይ በአመት በዓል ጊዜ የተለያዩ ባህላዊ ልብሶችን እለብሳለሁ ባህላዊ ልብሶች መልበስ ደግሞ በጣም ያስደስተኛል አንደኛ ባህላዊ ልብሶች የተለያዩ ባህል የባህል መገለጫ ናቸው የተለያዩ ሰዎች የተለያየ አይነት ባህል ተከታዮች ናቸው እናም የምንለብሰው ልብስ የየትኛውም ባህል ተከታይና የመጣንበትን እንዲሁም የመጣንበትን ብሄራችንን ይገልጻል ማንነታችንን ይገልጻል እንዲሁም የተለያዩ ነገሮች ጥቅም ስላለው ባህላዊ ልብሶችን መልበስ በጣም ያስደስተኛል በተለይ ደግሞ አሁን ጥምቀት በጥምቀት ወራት እንዲሁም በተለያዩ በዓላት ጊዜ ባህላዊ ልብሶችን መልበስ በጣም ያስደስተኛል ለምሳሌ እኔ በጥምቀት ወቅት ቀሚስ ለብሼ ነው የምወጣው ወደ ጥምቀት አብዛኛው ሰው ቀሚስ ለብሶ ይወጣል እናም ይሄ ደግሞ አንዱ ባህል ነው የባህላችን መገለጫ ነው አብዛኛውን ጊዜ ጥምቀት በሚወጣበት ጊዜ አብዛኛውን ሰው ቀሚስ ለብሶ ነው የሚያወጣው እናም ባህላዊ ልብሶችን እኔም በጣም መልበስ ያስደስተኛል

በመስመር ላይ ቪዲዮ ትመለከታለህ? አዎ በመስመር ላይ እየሄድኩ የተለያዩ ቪዲዮዎችን እመለከታለሁ አሁን እኔ በጣም ሩቅ መንገድ ምናምን የምሄድ ከሆነ የተለያዩ ቪዲዮዎችን እያየሁ መንገዱ ርቀቱ እንዳይታወቀኝና ድካም እንዳይሰማኝ የተለያዩ ቪዲዮዎችን በመስመር ላይ እየሄዱ አያለሁ ማለት ነው ይሄን ማድረጌ ድካም እንዳይሰማኝና በቀላሉ የፈለኩበት ቦታ ቶሎ እንድደርስ ስለሚያደርግ በምስመር ላይ ቪዲዮ ማየት ጥሩ ነው ብዬ ነው የማስበው የተለያዩ የሚያዝናኑ ቪዲዮዎችን በመስመር እየሄድኩ አያለሁ የተለያዩ ቲክቶኮችን አያለሁ እንዲሁም ፌስቡኮችን እያየሁ እሄዳለሁ በመስመር ላይ እንዲሁም የተለያዩ ማህበራዊ ሚዲያ ላይ የሚለቀቁ ቪዲዮዎችን በማየት በመስመር ላይ በምሄድበት ጊዜ እነዛን እያየሁና እየተዝናናሁ እሄዳለሁ ማለት ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ? እኔ የምሄደው ወደ ገበያ በሳምንት አንዴ ቅዳሜ እሄዳለሁ እኔ ያለሁበት እኔ ያለሁበት አካባቢ ሶስት የገበያ ቀናት አሉ ሰኞ ሀሙስና ቅዳሚ እነዚህ በጣም የታወቁ የገበያ ቀናት ናቸው። እና ገበያ ተገበያዩና ገበሬው የሚገናኝበት ቀናት ናቸው እነዚህ ሶስት ታዋቂ በሳምንት ውስጥ ሶስት ታዋቂ ቀናት ናቸው። እኔ ግን ሁሌ ወደ ገበያ የምሄደው ቅዳሜ ቅዳሜ ነው ምክንያቱም ሰኞና ሀሙስ ስራ ስለሚኖረኝና ወደ ገበያ ለመሄድ ስለማይመቼኝ። ሁሌም የምሄደው ወደ ገበያ ቅዳሜ ቅዳሜ ነው ቅዳሜ ሄጄ የምፈልጋቸውን ነገሮች እገዛለሁ የፈለኩትን ነገር ተገበያይቼ እመጣለሁ ማለት ነው። በዚህም ምክንያት ያው ቅዳሜ በጣም እኔ ለኔ ገበያ ቀኔ ናት የምፈልጋቸውን እያንዳንዱን ነገሮች ቅዳሜ ነው የምገዛው።

ቡና መፍጨት ታውቃለህ አዎ እኔ ቡና ማፍጨቱ አውቃለሁ እና ደግሞ ቡና በጣም ስለምውድ እና በጣም ቡና ቤት ውስጥ ስለምጠጣ ቡና ፈጫለሁ የምፈጭው ደግሞ በማሽን ነው በማሽን በቀላሉ ፈጫለሁ ምክንያቱም በማሽን የምፈጭበት ምክንያት ደግሞ በእጄ ከመውቀጥ ይልቅና በጣም ስለሚያደክመኝ ስለሚያደክመኝ በእጅ መውቀጥ አንደኛ ብዙ ጉልበት ይጠይቃል ከዚህም በተጨማሪ በእጄ በመውቅጥበት ጊዜ እጄ ስለሚላላጥና እጄን ስለሚደክመኝ እኔ ቡና ምፈጨው በማሽን ነው በማሽን ፈጭቼ ለተለያየ አገልግሎት እናጠቅምበታለሁ እናም ለኔ በጣም የምትወዳጁ መጠጥ ቡና ነው። ቡና በቀን ስልጠጣአልውልም በጣም እወዳለሁ። እናም ቡና የተለያዩ ጥቅም አለው። ነቃ እንድልና የተለያዩ ስራዎችን ደስተኛ ሆኜ እንድሰራ ስለሚያደርገኝ። ሁሌ ቡና በጣም እጠጣለሁ።

በመስመር ላይ ሙዚቃ ትሰማለህ? አሁን እኔ በመስመር ላይ ሙዚቃ በደንብ ነው የምሰማው፤ ሙዚቃ እየሰሙ በመስመር ላይ መሄድ በጣም ያስደስተኛል። በኤርፎን ኮኔክት አደርግና በኤርፎን ሙዚቃ እየሰማሁ ነው አብዛኛውን ጊዜ ጉዞ በመስመር ላይ የማደርገው። አንደኛ ይሄን የማደርግበት የማደርግበት ጊዜያት አሉ፤ ይሄንን የማደርገው፣ ሙዚቃ እየሰማሁ የምሄደው አብዛኛውን ጊዜ ብቻዬን በምሄድበት ጊዜ ነው። ከሰዎች ጋር በምሄድበት ጊዜ ግን ከሰዎች ጋር እያወራሁ ነው እንጂ ሙዚቃ እየሰማሁ አልሄድም፤ ግን ብቻዬን የምሄድበት ጊዜ በኤርፎን ሙዚቃ እየሰማሁ እሄዳለሁ። የማደርግበት ጊዜ ደግሞ፣ የማደርግበት ምክንያት ደግሞ አንደኛው በመስመር ላይ በምሄድበት ጊዜ፣ ረጅም ከሆነ ጉዞው እንዳይደክመኝና እንዳይሰለቸኝ፣ ሙዚቃ እየሰማሁ፣ በሙዚቃው እየተመሰጥኩ በጣም ደስተኛ ሆኜ ቶሎ የተለያየ ቦታ ለመድረስ ስለሚጠቅመኝ ሙዚቃ እየሰማሁ በመስመር ላይ መሄድ ያስደስተኛል።

ዳቦ ማብሰል ትችላለህ? አዎ እኔ ዳቦ ማብሰል እችላለሁ አብዛኛውን ጊዜ ቤት ውስጥ ዳቦ አበስላለሁ እናም አብዛኛውን ጊዜ ዳቦ ቁርስ ሰዓት ላይ ዳቦ ስለምመገብ አብዛኛውን ጊዜ ጠዋት ተነስቼ ዳቦ አበስልና በዳቦ የተለያዩ ነገሮችን ማርማራታ ለውዝ እንዲሁም ማር በመቀባት ዳቦ እበላለሁ ማለት ነው። እና እኔ በጣም ዳቦ በጣም ለኔ ተወዳጁ ምግብ ነው። አብዛኛውን ጊዜ ቁርስ ሰዓት እና እንዲሁም መክሰስ ሰዓት ዳቦ በማብሰል እመገባለሁ ማለት ነው። እንዲሁም ዳቦ በጣም ደስ የሚል ነገር ነው። አብዛኛውን ጊዜ ደግሞ ቁርስ ሰዓት ላይ እና መክሰስ ላይ አብዛኛውን ጊዜ ዳቦ እመገባለሁ። እንዲሁም ይሄን የማደርግበት ምክንያት ዳቦ ቀለል ያለ ምግብ ስለሆነ እና እንዲሁም ሆዳችንን ስለማይከብደንና እንጀራ መብላት በሚደብረን ጊዜ ዳቦ እያበሰልኩ ቤት ውስጥ እመገባለሁ

በስራ ላይ ምን ተግዳሮት አለ? እኔ በስራ ላይ የተለያዩ ተግዳሮቶች አሉኝ እኔ አሁን የባንክ ቤት ሰራተኛ ነኝ እና እንዲሁም የተለያዩ ስራዎችን እሰራለሁ በባንክ ውስጥ ሰው የሚመጡ ሰራት የሚመጡ ደንበኞችን። የ ቡክ አስከፍታለሁ ከዚህም በተጨማሪ የተለያዩ አገልግሎቶችንም ለደንበኞች እሰጣለሁ። ለምሳሌ ቡክ ከማስከፈት ውጪ እሚገባ ገንዘብ ካለ ገቢ ገንዘብ አደርጋለሁ። ከዚህም በተጨማሪ ገንዘብ ማውጣት ሲፈልጉ ደግሞ ለደንበኞች አወጣለሁ ማለት ነው ገንዘብ አውጥቼ ለደንበኞች እሰጣለሁ። ከዚህም በተጨማሪ የተለያዩ አገልግሎቶችን እሰጣለሁ። በድርጅቱ ውስጥ የተለያዩ ወረቀቶች እንትን አሁን መጽሐፍ ምናምን ለማይችሉ ደንበኞቼ እጽፍላቸዋለሁ ወጪ ገቢ እንትን ቮቸሩ ላይ እመዘግብላቸዋለሁ።

ቀርቀሃ በአካባቢው ያድጋል አዎ ቀርቀሃ በአካባቢው ያድጋል እንዲሁም በቀርቀሃ ለተለያዩ አገልግሎቶች በአካባቢዬ እጠቀማለሁ ቀርቀሃ ብዙ አገልግሎቶች አሉት ለተለያዩ አገልግሎትም ይውላል። ለምሳሌ ቀርቀሃ በእኛ አካባቢ ውስጥ ለጥራር መስሪያነት ያገለግላል። እናም አብዛኛውን ሰዎችም ጥራር እየሰሩ በዚህ ይተዳደራሉ አንደኛም ከዚህም በተጨማር ከመተዳደርም በተጨማር የገቢ ምንጫቸው እየሰሩ በመሸጥ የገቢ ምንጭ ያገኛሉ ማለት ነው። እናም ቀርቀሃ ቀርቀሃ አንደኛው እንዳልኳች ለጥራር መስሪያነት ያገለግላል እናም ጥራሩ ደግሞ ለተለያየ አገልግሎት ያገለግላል ማለት ነው። ለምሳሌ በጥራሬ የተለያዩ አጥሮችን እንዲሁም ለመኝታ አልጋነት ያገለግላል። ይሄ አጠራሩ ከዚህም በተጨማሪ በቀርቃሃ የ የእንጀራ የእንጀራ ማስቀመጫ ለበጥ ምናምን ይሰራበታል በአካባቢያችን ለዚህ ለዚህ አገልግሎት ያገለግላል ማለት ነው።

ማንቂያ ሰዓት ትጠቀማለህ? አዎ እኔ በተለያዩ ሰዓት ማንቂያ ሰዓት እጠቀማለሁ ማንቂያ ሰዓት ማለትም አሁን ለምሳሌ እኔ እረፍት አድርጌ ወይም የሆነ ነገር እንዳልረሳው በምፈልግበት ሰዓት ለመንቃት ወይም የተለያዩ ነገሮችን ለማድረግ የማንቂያ ሰዓት እጠቀማለሁ እኔ ከምጠቀምበት ውስጥ አንዱ አላርም ነው አላርም እቀጥርና በምፈልገው ሰዓት አሁን ለ ስተኛ እንድነቃበት በምፈልግበት ሰዓት አላርም እቀጥርና እተኛለሁ ከዛ በኋላ አላርሙ ሲጠራ ከእንቅልፌ እነቃና የምፈልገው የምፈልገውን የተለያዩ ስራዎችን እሰራለሁ ማለት ነው ይሄን ማድረጌ ጥሩ ነው ምክንያቱም አላርም ሳልቀጥር ከተኛው በዛው እንቅልፍ ሊወስደኝና ሰዓቱ ሊያልፍብኝና ያንን የምፈልገውን ስራ ላልሰራ ስለሚችል አላርም ቀጥሬ ሁሌም ስተኛ በምፈልገው ሰዓት እንድነሳ አላርም ቀጥሬ ነው ማለት ነው የምተኛው

የአካል ብቃት እንቅስቃሴ ታደርጋለህ? አዎን የተለያዩ የአካል ብቃት እንቅስቃሴዎችን አደርጋለሁ የአካል ብቃት እንቅስቃሴ ማድረግ ብዙ ጠቀሜታዎች አሉት። አንደኛ ጤነኛ እንድንሆንና አእምሮአችን ብሩህ እንዲሆን ያደርጋል። ከዚህም በተጨማሪ የተለያየ አካል እንቅስቃሴዎች በምናደርግበት ጊዜ ሰውነታችን ቅርጽ እንዲይዝና ውበት እንዲኖረን ስለሚያደርግ የአካል ብቃት እንቅስቃሴዎችን አደርጋለሁ። እንዲሁም ከዚህም በተጨማሪ የአካል ብቃት እንቅስቃሴዎች ማድረግ ብዙ ጠቀሜታዎች አሉት። ማለትም ገጽታችን በሰዎች በሰዎች እይታ በጣም ውብ እንድንሆን ከዚህም በላይ ጤናችን በጣም ብዙ እድሜ እንዲኖረን ያደርጋል። ከዚህም በተጨማሪም የአካል ብቃት እንቅስቃሴ የሚያደርግ ሰው አስተሳሰቡ ልክ እና ትክክለኛውን ነገር ስለሚያስብ ነገሮችንም ስለሚያመዛዝን የአካል ብቃት እንቅስቃሴ አደርጋለሁ። ጤነኛ መሆን ስለምፈልግና ብዙ እድሜ እንዲኖረኝ ስለምፈልግ የአካል ብቃት እንስቃሴዎችን አደርጋለሁ

ሩዝ ትወዳለህ? አዎ እኔ ሩዝ በጣም ነው የምወደው። ሩዝ ለኔ ተወዳጅ ምግብ ነው። አብዛኛውን ጊዜም ሩዝ እመገባለሁ። ሩዝ እምመገበው አብዛኛውን ጊዜ ቁርስ ሰዓት እና መክሰስ ሰዓት አብዛኛውን ጊዜ ቁርስ ሩዝ እመገባለሁ። ሩዝ ለኔ በጣም ጣፋጭ ምግብ ነው። እንዲሁም ለተለያዩ ጥቅሞች አሉት ማለት ነው። ሩዝ መብላት አንደኛው ጥቅሙ ሆዳችን እንዳይከብደንና ቀለል ያለ ምግብ ስለሆነ አብዛኛውን ጊዜ ሩዝ በዳቦ ቁርስ ሰዓት ላይ እመገባለሁ። ከዚህም በተጨማሪ ሩዝ ባትክልትም ቤት ውስጥ እየሰራው መክሰስ መክሰስ መክሰስ ሰዓት ላይ አብዛኛውን ጊዜ በአትክልት እመገባለሁ ማለት ነው። ሩዝ መመገብ አንደኛው ለሆድ ድርቀት ጥሩ ስለሆነና ለጤናም በጣም በጣም ለሆድ ድርቀት እንዳይዘን ስለሚያደርግና ለጤናችን በጣም አስፈላጊ በመሆኑ የተነሳ ሩዝ በጣም እወዳለሁ። አብዛኛውን ጊዜ መሩዝ እመገባለሁ።

የምትወደው አትክልት ምንድነው? እኔ የተለያዩ አትክልቶችን እወዳለሁ። አትክልት ለጤና በጣም ጠቃሚ ስለሆነና ለሰውነታችን ጠቃሚ ስለሆነ አትክልት እመገባለሁ፣ የምወደው የአትክልት አይነት ደግሞ ጎመን ነው ጎመን በጣም የምወደው የአትክልት አይነት ነው አብዛኛውን ጊዜ ጎመን እመገባለሁ አንደኛ ጎመን ብዙ ጥቅሞች አሉት ለጤናችን በጣም ተስማሚ ነው እንደሚታወቀው እንዲሁም ባህላዊ ምግቦች ውስጥ አንዱ ጎመን ነው። ጎመን በጣም የተለያዩ ምግቦችን በተለያየ መንገድ ማዘጋጀት እንችላለን አሁን ጎመን አብዛኛውን ጊዜ በጎመን እንደማባያ ነው የምንጠቀምበት ጎመንን ማለትም የተለያየ አንድ አይነት ቀይ ምግብ እንሰራና በጎን ደግሞ ጎመን አድርገን ለማባያነት እንጠቀምበታለን እናም ጎመን በጣም የምወደው የአትክልት አይነት ነው።

የሽያጭ ግቦች አሉ እኔ የተለያዩ የሽያጭ ግቦች አሉኝ ምክንያቱም ሽያጭን የሆነ ሽያጭ በምንሸጥበት ጊዜ ይህን ያህል እሸጣለሁ ይህን ያህል ደግሞ ብለን ስለምናስብ እያንዳንዱን ሽያጭ በማደርግበት ጊዜ እቅዶችን አቅዳለሁ ዛሬ ይህን ያህል መሸጥ አለብኝ ብዬ አስባለሁ እናም ያንን ያቀድኩትን ያህል ከሸጥኩ ደግሞ ግቤ መታ ወይንም ያሰብኩት ነገር ተሳካ ብዬ አስባለሁ እናም ያንን ያሰብኩትን የሽያጭ ግብ ለማሳካት ደግሞ የተለያዩ መንገዶችን እጠቀማለሁ። እናም የሽያጭ ግቦች መኖር ጥሩ ነው ብዬ አስባለሁ። አንደኛ ያንን ምን ያህል መሸጥ እንዳለብን እና ምን ያህል ደግሞ እያተረፍን እንደሆነ ለማወቅ ስለሚረዳኝ የተለያዩ የሽያጭ ግቦች ይኖሩኛል

እንደገና ጥቅም ላይ ማዋል ታደርጋለህ አዎ የተለያዩ ነገሮችን ከተጠቀምኩ በኋላ እነዛን ነገሮች ደግሞ ድጋሚ ለሌላ ጥቅም ማዋል ያስደስተኛል። ይህንን ማድረግም ብዙ ጥቅሞች አሉት። ማለትም የሆነ ነገር ተጠቅመን ከመጣል ይልቅ ያንን ነገር ደግሞ ለሌላ አገልግሎት ሊያገለግል ስለሚችል እንደገና መልሰን ለሌላ አገልግሎት እንጠቀምበታለን ወይም ሌላ ነገር ለመስራት እንጠቀምበታለን። ይሄን ማድረጋችን አንደኛው ብክለትን ይቀንሳል። ማለትም ያንን ነገር ጥለህ ከምንጥለውና ያ ምንጥለው ነገር ደግሞ ሊበቃ አየር አካባቢ ሊበክል ስለሚችል ያንን ነገር ከማድረግ ይልቅ ያንን ነገር ድጋሚ መልሰን ጥቅም ላይ በመዋል አንደኛ ወጪን እንቆጥባለን። ከዛም በተጨማሪ ያን ነገር እንደገና እንደ አዲስ ከመግዛት ይልቅ ያለንን ነገር በስርዓት ለሌላ አገልግሎት እንዲውል በማድረግ ጥቅም ላይ በዋዋል ነገሮችን አንድ ነገር ለብዙ ነገር ለብዙ ጥቅሞች መጠቀም እንችላለን

የእቃ ቁጥጥር ታደርጋለህ? አዎ እኔ የተለያዩ የእቃ ቁጥጥሮችን አደርጋለሁ እያንዳንዱ እቃዎች በቁጥጥር ማድረግ አለብን ብዬ ነው የማስበው ምክንያቱም የእቃ ቁጥጥር ያስፈልጋል ምን ያህል እቃ ነበርና ምን ያህል እቃ ተሸጠ ወይንም በሽያጭ ጊዜ የተሸጡ እቃዎችን እና አሁን ያሉትን እቃዎች እመዘግባለሁ ይሄን ማድረግም በጣም አስፈላጊ ነገር ነው ምክንያቱም የእቃ ቁጥጥር ከሌለ እቃ ሊጠፋና ችግር ውስጥ ሊከተን ይችላል የሚሸጡ እቃዎችን ያሉትን እቃዎች በእጃችን እያንዳንዱን ነገር መዝግበን መያዝ አለብን እናም ይሄ ነገር ይጠቅመናል አንደኛ ምክንያቱም የእቃ ቁጥጥር ከሌለ እንዳልኳችሁ እቃው ከጠፋ እኛ ባለዳ እንሆንና ያንን ገንዘብ ልንከፍል ስለሚችል ወይንም ወጪ ሊያስወጣን ስለሚችል እያንዳንዱ በእጃችን ያለውን የተሸጠውን እንዲሁም የተረከብነውን እቃ በስርዓት መዝግበን መያዝ አለብን

የአትክልት ስራ ታደርጋለህ? አዎ የአትክልት ስራ አደርጋለሁ። የአትክልት ስራ ባክህ፣ ማለትም በቤቴ ውስጥ የተለያዩ አትክልቶችን እንከባከባለሁ፤ ከዚህም በተጨማሪም አትክልቶችን ጠዋት እየተነሳሁ ውሃ አጠጣለሁ፣ እኮተኩታለሁ፣ የተለያዩ እንክብካቤዎችን አደርግላቸዋለሁ። አትክልት፣ አትክልት በአካባቢዬና በቤቴ ውስጥ መኖሩ ብዙ ጥቅም አለው፤ አንደኛ ለቤቴ ውበት ስለሚሰጥ፣ አትክልቶችም መንከባከብ ያስደስተኛል፤ ከዚህም በተጨማሪ አትክልቶችን ለምግብ አገልግሎት እጠቀምባቸዋለሁ፤ አትክልቶች ለተለያየ ምግብ አይነት ይውላሉ። ከዚህም በተጨማሪ አትክልት መመገብ ለጤና በጣም ተስማሚና ጠቃሚ በመሆኑ አትክልቶችን እንከባከባለሁ፣ እናም ተንከባክቤ ካሳደግኳቸው በኋላ ለምግብነት እጠቀምባቸዋለሁ፤ ከዚህም በተጨማሪ ደግሞ ሽጬ ለገቢ፣ ለገቢ ምንጭነት እጠቀመዋለሁ።

እህል መፍጨት ታውቃለህ? እኔ እህል መፍጨት አላውቅም። እና አብዛኛውን ጊዜ እህልን ማስፈጨብ ወፍጮ ቤት ነው እና በእጄ እህል አልፈጭም ማለት ነው። ይሄን የማደርግበት ምክንያት ደም አንዱ አሁን በጣም ቴክኖሎጂው በመዘመኑ የተነሳ በእጃችን ከመፍጨትን ይልቅ ወፍጮ ቤት ወስደን በቀላሉ ማስፈጨት ስለምንችል። እኔ በእጄ ይሄን አልፈጭም እንዲሁም ለመፍጨት አልሞክርም። ምክንያቱም በእጄ መፍጨት አንደኛው ብዙ ጊዜ የሚገልና ከዛም በተጨማሪ በጣም አድካሚ በመሆኑ የተነሳ ከ በእጄ ከመፍጨት ይልቅ ወስጄ ወፍጮ ቤት ነው የማስፈጨው። የተለያዩ እህሎችን ወፍጮ ቤት እየሄድኩ አስፈጫለሁ። ጤፍ እንዲሁም የተለያዩ ሽሮ የበርበሬ እንዲሁም የተለያዩ የእህል አይነቶቼን እየወሰድኩ የማስፈጨው ወፍጮ ቤት ነው እንጂ በእጀ አላስፈጭም።

ወደ የትኛው ቦታ ተጉዘህ ታውቃለህ? እኔ ተጉዤ የማውቀው ወደ ባህር ዳር ነው ወደ ባህር ዳር ለጉብኝት ተጉዤ ነበር ባህርዳር በጣም ደስ የምትል ከተማ ናት ለመጎብኘትም ሆነ ለጉብኝት በጣም ምቹ ከተማ ነች ለኑሮም በጣም ተመራጭ ከተማ ነች እናም ባህርዳር ሄጄ የተለያዩ ቦታዎችን ጎብኝቻለሁ የተለያዩ ፓርኮችን ሄጄ ጎብኝቻለሁ ከዚህ በተጨማሪም ወደ ጣና ሄጄ ጣናን ጎብኝቻለሁ ማለት ነው ወደ ጣና ሄጄ በመርከብ ወደ ተለያዩ ገዳማቶች ሄጄ በደንብ ብዙ ገዳማትን ጎብኝቻለሁ እና በጣና ሀይቅ ውስጥ ብዙ ብዙ የተለያዩ ገዳማት አሉ በጣም ደስ የሚሉ እና ማንኛውም ሰው ሄዶ ወደዚያ ቢጎበኘው ብዬ ምክር እሰጣለሁ እና ወደ ጣና ሄጄ እነዚህን ቦታዎች ማለትም ወደ ባህር ዳር ሄጄ ጣና ውስጥ ያሉ ገዳማትን ጎብኝቻለሁ

ውሃ ማምጣት ታውቃለህ አዎ ውሃ ማምጣት አውቃለሁ እኔ ውሃ ወደ ተለያዩ ቦታዎች አመላልሳለሁ። ማለትም አሁን እኔ ባምቧ ውሃ እንጠቀማለን። አብዛኛውን ጊዜ ውሃ ስለምትሄድ የጉድጓድ ውሃ እየቀዳሁ ነው የምጠቀመው እናም ጉድጓድ ካለበት ቦታ በመሄድ የጉድጓድ ውሃ ጠልቄ ወደ ቤት አመጣለሁ። እንዲሁም ይሄን በማደርግበት ጊዜም አንደኛ የጉድጓዱ ውሃው የጉድጓድ ውሃ እየጠለቅኩ አመጣለሁ ይህም የማደርገው ለተለያዩ አገልግሎቶች ይጠቅመኛል። ያ ውሃ ለተለያዩ ለምግብ መስሪያነት የተለያዩ ስራዎችን ቤት ለማጽጃነት እቃ ለማጠብያነት እና ለተለያዩ አገልግሎቶች ይሁን ያገለግላል

የይለፍ ቃልህን ትጠቀማለህ? አዎ የይለፍ ቃሌን እጠቀማለሁ አብዛኛውን ጊዜ ስልኬን ለመዝጋት የምጠቀመውም የለፍ ቃል ነው ምክንያቱም አንደኛ የይለፍ ቃል የምጠቀምበት ምክንያት ስልኬን ማለት ፓስዋርዱን እንዳረሰውና የይለፍ ቃል ከሆነ አረሳውም ብዬ ስለማስብ ስልኬን በይለፍ ቃል ነው የምዘጋው ይሄን ማድረጌ ብዙ ጠቀሜታ አለው ብዬ አስባለሁ አብዛኛውን ጊዜ በሌላ ስልኬን በተለያዩ መንገዶች ለመዝጋት ስሞክር ቃል የዘጋሁበት ይጠፋኝና ስለምቸገር ለማስታወስ በይለፍ ቃል ከሆነ ግን ለማስታወስ ስለማልቸገር በይለፍ ቃል እጠቀማለሁ።

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ የተለያዩ አዳዲስ የስራ ግንኙነቶችን እፈጥራለሁ ይህን ማድረግ ብዙ ጠቀሜታ አለው አዳዲስ ስራዎችን ግንኙነቶችን በምንፈጥርበት ጊዜ የተለያዩ ስራዎችን እናገኛለን እንዲሁም የተለያዩ ሰዎችን እንተዋወቅበታለን ይህም ነገር ለእኛ ይጠቅመናል ከዚህም በተጨማሪ አዳዲስ ስራዎችን ስለምናገኝና የተሻለ ገቢ ስለሚያስገኝልኝ አዳዲስ የስራ ግንኙነቶችን እፈጥራለሁ ከዚህም በተጨማሪ አብዛኛው የማናውቃቸውን ነገሮች እንድናቅና እንድማር ስለሚያደርገኝ አዳዲስ የስራ ግንኙነቶችን መፍጠር በጣም ጠቃሚ ነው እንዲሁም የተሻለ ውጤት እንድናገኝና ጥሩ ገቢ እንዳገኘ ስለሚረደኝ አዳዲስ የስራ ግንኝነቶችን እፈጥራለሁ

በመሬት ላይ መቀመጥ ትመቻችህ? አይ እኔ በመሬት ላይ መቀመጥ አይመቸኝም። እንዲሁም መሬት ላይ መቀመጥ ጥሩ ነው እላሰብም። ምክንያቱም መሬት ላይ በምንቀመጥበት ጊዜ ለምሳሌ ልብሳችን ሊበላሽ ይችላል። እንዲሁም ልብሳችንን ልብሳችንን ለማጠብ ከምንቸገር ይልቅ መሬት ላይ ባልቀመጥ ብዬ ነው የማስበው። ከዚህም በተጨማሪ መሬት ላይ በምንቀመጥበት ጊዜ አቧራ ይቦናል ሊቦንብኝ ስለሚችልና አቧራው ያሳምመኛል ብዬ ስለማስብ መሬት ላይ አልቀመጥም። ያው በአቧራው ምክንያት ደግሞ የተለያዩ በሽታዎች ይመጣሉ። ጉንፋን አስም እንዲሁም የተለያዩ በሽታዎችን ተይዤ ወደ ሆስፒታል ሄጄ ሌላ ወጪ ላለማውጣት ስለምፈልግ። መሬት ላይ አልቀመጥም።

የቅጥር ሂደት እንዴት ነው? የቅጥር ሂደት እንግዲህ ብዙ ሂደቶች አሉት። እንደሚታወቀው እናም የቅጥር ሂደት አንደኛ መጀመሪያ ለቅጥር ስንዘጋጅ ሲቪያችንም በየቦታው ነው የምበትነው። ሲቪን በየድርጅቶቹ እበትናለሁ ከዚህም በተጨማሪ የተለያዩ ፈተናዎችን እወስዳለሁ። ማለትም የጽሁፍ ፈተናዎችን እወስዳለሁ። የጽሁፍ ፈተናዎችን ካለፍኩ በኋላ ደግሞ የቃል ፈተናዎችን እንጠየቃለን ያው የቃል ፈተናዎችን ካለፍን ነው ወደ ስራ የምንሄደው የምንገባው ማለት ነው። የቃል ፈተናውንም በስራ ካለፍነው በኋላ ወደ ስራውና ወደ ቀጣዩ ማለትም ያንን ስራ አገኘን። ማለት ነው።

በበጋ ወቅት ምን ታደርጋለህ? እኔ በበጋ ወቅት ከማድረጋቸው ነገሮች ውስጥ ሁሌም በበጋ ወቅት ትምህርት ስለሚኖር ትምህርት ይጀመራል ማለት ነው። እና እኔም የዩኒቨርሲቲ አራት አመት ተማሪ ነኝ። እናም በጋ ሲመጣ ሁሌም ግቢ ስለምንጠራ ወደ ግቢ እሄድና ያው ትምህርቴን እማራለሁ ማለት ነው። እና ሁሌ ትምህርታችን የምንማረው በበጋ በበጋ ወቅት ነው ክረምት ክረምት ደግሞ እረፍት ወደ ቤተሰብ እመጣለሁ ማለት ነው። እና በበጋ ወራት ትምህርት ነው የምንማረው ወደ ትምህርት ቤት ወደ ግቢ እሄዳለሁ ማለት ነው